ትክክል ብሏል የማስታውሳቸው ከአንድም በላይ ብዙ መምህራኖች አሉ። ሃይስኩል ያስተማረኝን የፊዚክስ መምህር መቼም አረሳው። እንዲሁም ደግሞ ዩኒቨርሲቲ ፍሬሽ እያለሁ- የአፕላይድ ማትማቲክስ ያስተማረኝን መምህር መቼም አልረሳው።

ጨለም ጨለም ሲል ሰማይ ጥቁር ጭልም የጨረቃ ብርሃን በጣም እወዳለሁ። ፀሀይ ገብታ ጨረቃ ጨረሯን ፍንጥቅ ስታደርግ የጨረቃ ብርሃን በጣም ያስደስታል። የኔ ደግሞ በምሽቱ ብርሃኗን ስለምሰጠኝ የጨረቃ ብርሃን በጣም እወዳለሁኝ።

አብዛኛውን ጊዜ የተለያዩ ልብወለዶች እንዲሁም ደግሞ የመማሪያ መጽሐፍቶች እንዲሁም ደግሞ ለኦንላይን ስራ የሚያገለግሉኝ የተለያዩ መጽሐፍቶችን አነባለሁ። ብዙን ጊዜ የማሳልፈው መጽሐፍ በማንበብ ነው አብዛኛውን ጊዜ መጽሐፍ በማንበብ ነው ማሳልፍ ብል አልሳሳትም። በጣም ብዙ ጊዜ መጽሐፍ በማንበብ አሳልፋለሁ። የማነባቸው መጽሐፎችም መንፈሳዊ መጽሐፎች አለማዊ መጽሐፎችን ያጠቃልላል። ይሄ ነው እንግዲህ የኔ ውሎ።

ስለቤተሰቤ ደስ የሚል የሚነገር ነገር የለውም። ቤተሰቦቼን አንድ ላይ አይደለም ሚኖሩ። እናቴና አባቴ አንድ ላይ አይደለም የሚኖረው። እኔ ያደግኩት ከአያቴ ጋር ነው። እናቴም የራሷን ኑሮ መስርታት ትኖራለች አባቴም የራሱ ኑሮ መስርቶ ነው የሚኖረው። እኔም የምኖረው ከእናትና ከአባቴ ጋር ሳይሆን ከአያቴ ጋር ነው። ቤተሰቦቼ በኢኮኖሚ ደሃ ናቸው። ያን ያህል ወጡ አይደለም። ግን ደግሞ ደሃ ናቸው ስልህ ይራባሉ ማለት አይደለም።

ብዙ ጊዜ የቅጥር ማስታወቂያዎች ሲወጡ የቅጥር ዶክመንታችን ማለት የተማርንበትን የቅጥርም ወረቀቶች እንዲሁም ደግሞ ሰርተፊኬቶችን እንድናስገባ ይጠይቁናል። ግን ብዙም ጊዜ እንደ ሀገራችን የቅጥር ሂደት። ብዙን ጊዜ በገንዘብ በጉቦ ስለሆነ የቅጥር ሂደት ያን ያህል አያስደስተኝም። የቅጥር ሂደት በጣም ያስጠላል

የተለያዩ ስራዎች ስሰራ የተለያዩ ሰዎችን ሳማክር የተለያዩ ጥቅማጥቅሞችን አገኛለሁ። ለምሳሌ ያህል በጣም አሪፍ ስራ በኦንላይን ስሰራ የተለያዩ ከስራ እሱ ማለት ለስራው የሚከፈሉ ተጨማሪ ገንዘቦችን ይሰጣኛል። እንዲሁም ደግሞ ለስራው የሚያስፈልጉ ማቴሪያሎችን እንድገዛው ይረዳኛል።

በስልኬ ብዙ ገንዘብ ልካለሁ ካርድ ልካለሁ እንዲሁም ደግሞ በተለያዩ ባንኮች ለምሳሌ በኢትዮጵያ ንግድ ባንክ በአቢሲኒያ ባንክ በአባይ ባንክ በዳሽን ባንክ። አስፈላጊ የሆኑ ገንዘቦችን እልካለሁ። መላክም ብቻ ሳይሆን ገንዘብ እቀበላለሁ።

የመጠጥ ውሃዬን በጣም በረሃ አካባቢ ከሆነ ካልሆነ በስተቀር እኛ ያለንበት አካባቢ ውሃ ስለማይቸግር የምንጭ ውሃ ሞልቷል የወንዝ ውሃ ሞልቷል የቧንቧ ውሃ ሞልቷል። በጣም በረሃ አካባቢ በምሄድበት ስዓት ግን የሃይላንድ ውሃ እየገዛሁ እጠጣለሁ። የመጠጥ ውሃ የማገኘው ከብዙ ቦታዎች የመጠጥ ውሃ አገኛለሁ።

ታሪክ መንገር በጣም ነው ደስ የሚለው እኔ ብዙ የታሪክ መጽሐፎችን ስለማነብ በጣም ደስ ነው የሚለኝ ያነበብኩትን መጽሐፍ ደግሞ ለሌሎቹ ለትናንሾች ለትላልቆችም ሆነ በኔ እድሜ ላሉት ሰዎች ይህንን ታሪክ ብነግራቸው ደስ ይለኛል። ታሪክ መንገር በጣም እወዳለሁ።

ምሽት የገባችዋን ፀሀይ ጠዋት እንዴት አደርሽ ለማለት ከበሬ መስኮት ላይ ሆኜ እንዴት አደርሽ እላ እንዴት ዋልሽ ብዬ ጠይቃታለሁ። ፀሀይ መውጣትን አያለሁኝ ፀሀይ ስትወጣ ዛሬ እንዴት እውላለሁ ብዬ ተስፋ እሰንቃለሁ። የፀሀይን መውጣት ለኔ በጣም እናፍቃለሁ ፀሀይ መውጣትን አያለው የፀሀይ መውጣት ለኔ ተስፋዬ ነው። ሀይል ይሰጠኛል ደስታን ይሰጠኛል።

የይለፍ ቃሌን ከምልህ በላይ በጣም እጠብቃለሁ። የይለፍ ቃል ማለት፣ የተለያዩ ሚስጥር ቃላቶችን መጠበቅ ስለሆነ የይለፍ ቃል ማለት ብዙ የተለያዩ ስራዎችን ብዙ የተለያዩ ሚስጥር ነገሮችን የሚደበቅበት ቁልፍ ስለሆነ የይለፍ ቃሌን በሚገባ እጠብቃለሁ።

አዎ በጣም የሚማ የሚያማምሩ ሽታቸው የሚማርክ ደስታን የሚስቡ ደስ የሚሉ ሽቶዎችን እጠቀማለሁ። በተለይ አዲስ ሰዎችን ስተዋወቅ፣ አዲስ እንግዶችን ሳገኝ፣ አዲስ ሰዎችን፣ ስለማመድ አዳዲስ ደስ የሚሉ ሽታዎችን እጠቀማለሁ።